በቤተሰባችን የምናክብረው በዓላት የአመታዊ የሃይማኖት በዓላት ነው በብዛት የምናክብረው። ሃይማኖታዊ በዓላት የሚባሉት እንደ ጥምቀት ገና እና ፋሲጋ የመሰሉት በቤተሰባችን ተሰባስበን በደማቅ ሁኔታ የምናክብረው በዓላት ነው ማለት ነው። ስለዚህ እንደ ቤተሰብ የምንሰባሰብበት በዓልም ነው ማለት ይቻላል።

በአንድ ጊዜ ብዙ ስራዎችን አላስተናግድም ምክንያቱም አንድን ስራ ለአንድ ነገር ነው የማደርገው። ስለዚህ በአንድ ጊዜ ብዙ ስራዎችን መጀመር ማለት ለኔ ጥራት የሌለው ስራ መስራት ነው የሚሰማኝ። ስለዚህ በአንድ ጊዜ አንድ ስራ ነው ጥራት ባለው መልኩ ሰርቼ ማስረከብ የምፈልገው ስለዚህ እኔ አንድ ስራ ነው በአንድ ጊዜ መስራት የምፈልገው።

የምወደው ሬስቶራንት አብነት ሬስቶራንት ነው እብነት ሬስቶራንት በጣም ደስ የሚል አቀራረብ አላቸው እንዲሁም ጥራት ያለው የሚበሉ ምግቦችን ነው የሚያቀርቡት። ስለዚህ ብዙ ሰው የሚወደው ነው እኔም የምወደው አብነት ሬስቶራንት ነው ማለት እችላለሁ።

አዎ በስራ በታ ጓደኞቼ አሉኝ። ብዙ ጓደኞቼ አሉኝ። የስራ ባልደረቦቼ፣ እንዲሁም ከስራ ባልደረቦቼ ውጪም የሆኑ ጓደኞች አሉኝ። ስለዚህ በስራ በ በጣም የምቀርባቸው፣ የምንዋደድ፣ በስራ የምንተጋገዝ ጓደኞች አሉኝ ማለት ነው።

የምመኘው ስራ የኮምፒውተር ኢንጂነሪንግ ስራ ነው የሚመኘው የ አይቲ ወይ ደግሞ የኮምፒውተር ስራ ነው። ምሰራውም እዛ ነው። ስመኘውም ያገኘሁት ስራ ስለሆነ በጣም ነው ምወደው። ስለዚህ ምመኘው የነበረውና አሁንም በዛ ማሻሻል የሚፈልገው የኮምፒውተር ስራ ነው።

ብዙ ጊዜ የምነሳው ጠዋት አስራ አንድ ሰዓት ከአስራ አንድ ሰዓት እስከ አስራ አንድ ሰዓት ተኩል ነው። ብዙ ጊዜ እኔ የምነሳበት በተለይ የስራ ሳምንት ሲሆን ከአስራ አንድ እስከ አስራ አንድ ተኩል እነሳለሁኝ። በዚህ ሰዓት ራሴን ለስራ ዝግጁ አደርጋለሁኝ ማለት ነው።

ሹራብ መስፋት አልችልም ብዙም በአካባቢያችን የተለመደ ነገር አይደለም። ነገር ግን የጥልፍ ወይ ደግሞ በአካባቢያችን ጥልፍ መስራት የሚቻል አንዳንድ የሚሰሩ ሰዎች አሉ። በሀበሻ ልብስ የሚሰሩ ሰዎች አሉ። እኔ ግን ሹራብ መስራት አልችልም።

አዎ ከስራ ሰዓት በኋላ አንዳንዴ እቤት የሚሰሩ ስራዎችን እሰራለሁኝ እንዲሁም ለራሴ ገቢ ማሳደጊያ የሚሆነው አንዳንዴ የኦንላይን ስራዎችንም እሰራለሁኝ። ስለዚህ ከስራ ሰዓት በኋላ ዝም ብዬ ቁጭ የምል ሰው አይደለሁም። ተጨማሪ አንዳንድ ስራዎችን ለራሴ ገቢ ማሳደጊያ የሚሆንን ስራ ላይ እሳተፋለሁኝ ማለት ነው።

እኔ በእጅ መሸመን አላውቅም። አካባቢያችን የተለመደ ነው። በእጅ የሚሸሙኑ ሰዎችን አውቃለሁኝ አይቼም አውቃለሁኝ እንዴት እንደሚሰሩ። ነገር ግን እኔ ራሴ እንዴት እንደሚሸመን ችሎታ የለኝም። ስለዚህ በእጅ መሸመን አልችልም።

አይስክሬ ም ብዙ አፍቃሪ አይደለሁም ትንሽ አንዳንዴ ቀደም ብሎ እጠቀም ነበር ነገር ግን አሁን ትልቅ ስለሆንኩኝ ያን ያህል የጣፋጭ ነገር አፍቃሪም አይደለሁም ለዚህ ብዙ አይስክሬም የሚወድ ሰው ነኝ ብዬ እራሴን አላስብም። ስለዚህ እንደ አጠቃላይ ብዙም አልወድም ማለት እችላለሁኝ።

አዎ በደንብ ፍየል አይቼ አውቃለሁኝ አሁንም የምኖርበት አካባቢ ለአንዳንድ ለእርድ የሚመጡ ከገጠር የሚመጡ። ፍየሎችን አያለሁኝ ስለዚህ ፍየል በደንብ አቃለሁኝ አሁንም ቢሆን። በቅርብ ባለን በሰፈራችን አካባቢ የፍየል እንቅስቃሴዎችን አያለሁኝ። ስለዚህ አውቃለሁ።

አዎ ወደ ገበያ የሚሄደው በሳምንት አንድ ጊዜ ነው እሱም ቅዳሜ ቀን ነው የሚሆነው ማለት ነው። ለገበያ የምንሄደው በብዛት ቅዳሜ ቀን ነው ስዊዛችንም ይሁን ሌሎች ልብስም ይሁን ሌላ የገበያ ምንገዛው ቅዳሜ ነው። ማለት ይቻላል።

አዎ ሻማ ማብራት እወዳለሁኝ ለየት ያለ ስሜትም ይሰጣል። በተለይ ከባለቤቴ ጋር ሆነን ሻማ በምናበራበት ሰዓት የተለየ ስሜት ይሰጣል ትዝታም ይፈጥራል ማለት ነው። ከዚህ ውጪም ደግሞ መብራት በሌለበት ጊዜ የግድ ሻማ መብራት የግድ ነው የሚሆነው ማለት ነው። ምክንያቱም መብራት በሌለበት ሰዓት ጨለማ እንዳይሆን ሻማ እናበራለን።

አዎ ወተት እጠጣለሁ። ወተት ለጤና ጠቃሚ ነው። አጥንታችን ጥንካሬ የሚኖረው ወተት የምንጠጣ ከሆነ ነው። ስለዚህ በልጅነቴም ጀምሮ ወተት በደንብ ነው የምጠጣው። አሁንም ቢሆን ባገኘሁት ሰዓት ወተት እጠቀማለሁኝ። ስለዚህ ለዚህም ጤናዬ የተጠበቀ እና የአጥንቴም ጥንካሬ በጥሩ ሁኔታ ነው የሚገኘው ማለት ይቻላል። ስለዚህ ውተት እጠጣለሁኝ።

የትንኝ መረብ አልጠቀመም ምክንያቱም ብዙ የወባ ወይም ደግሞ ትንኝ የሚራባበት ቦታ አይደለም የምንኖረው። ስለዚህ ብዙ ለትንኝ መረብ መጠቀም የሚያስገድደኝ ነገር የለም። ስለዚህ እኔ ብዙም አልጠቀምም ማለት ይቻላል።

አዎ እህል እንዴት እንደሚፈጭ አውቃለሁኝ ነገር ግን እኔ ራሴ አልፈጭም የመፍጨት ችሎታ የለኝም። ነገር ግን እህል እንዴት እንደሚፈጭ እና በምን እንደሚፈጭ አውቃለሁኝ። ወፍጮ ቤት ተኪዶም እህል ይፈጫል እንዲሁም ቤት ውስጥ እናቶች የሚፈጩት እህልም አለ በገጠር አካባቢ ማለት ነው።

ቀለል ያለ ልብሶችን ይመቹኛል ብዙ ከባድ ከበድ ያለ ልብስ ወይ ደግሞ የሚያሞቅ ልብስ አልወድም። በተቻለ መጠን ቀለል ያለ እንደ ሸሚዝ አይነት ነው ማዘወትረው። አንዳንድ ጊዜ ምናልባት ብርድ ሲሆን ጃኬት ነገር ወይ ሹራብ ነገር ልደርብ አችላለሁኝ።

አዎ የስራ እድገት እፈልጋለሁ ምክንያቱም የስራ እድገት የማይፈልግ የለም። እኔም እንደ ሰው በተቻለ መጠን በስራዬ እድገት እንዳገኝና የተሻለ ደሞዝ እንዲኖረኝ እፈልጋለሁ። ይሄም አሳካዋለሁ ብዬ አስባለሁ። ምክንያቱም ለስራው የሚመጥን ችሎታና እውቀት ካለኝ እድገቱ ይመጣል ብዬም አስባለሁ።

የምጽፈው በቀኝ እጄ ነው። በግራም እሞክራለሁኝ ነገር ግን እኔ የምጽፈው በቀኝ እጄ ነው። ቀኝ እጄ ነው ለሁሉ ነገር የምጠቀመው ማለት ይቻላል ስለዚህ። በቀኝ እጄ የምጽፍ ሰው ነኝ። በግራም ብለምድ ደስ ይለኛል ነገር ግን እኔ በአሁን ሰዓት መጻፍ የምችለው በቀኝ ብቻ ነው።

ጠዋት በእንቁላል የሚሰሩ ምግቦችን ደስ ይለኛል ለምሳሌ እንደ እንቁላል ፎርፍር። እና ከእንቁላል ቅቅል የእንቁላል ቅቅል የሚባል ነገር አለ። እሱ ብበላ ደስ ይለኛል። ምክንያቱም ሙሉ ቀን ጥሩ የሆነ ስሜት ነው የሚሰማኝ ስራ ላይ ስትዉል። የተሻለ ስሜት የሚሰማኝ እነሱ ጠዋት በልቼ ስወጣ ነው ለማለት ነው።

ብዙ ጊዜ የሚጠጣው ቡና ነው። ሻይ ብዙ አይደለሁም። ምርጫዬም ቡና ነው የሚሆነው ማለት ነው። ቡና ስጠጣ ነቃ ያለ ስራ መስራት ይችላል። ያነቃኛልም። በተለይ ቡናው የምጠጣው ከሰአት በኋላ ከሆነ ጥር የሆነ ስሜት ይሰማኛል። ለዚህ ምርጫዬ ቡና ነው።

አዎ ጥራት ያለው ስራ መስራት ማቅረብ እችላለሁ። ምክንያቱም እኔ የኦፊስ የቢሮ ሰራተኛ ነኝ። የቢሮ ሰራተኛ ስሆን የተለያዩ ስራዎችን ይሰጡኛል። እነዛ ስራዎች በጥራት ማስረከብም አቅበታለሁኝ። ስለዚህ ጥራት ያለው ስራ ለመስራት ብዙ ጊዜን ስራ ላይ ማዋል ይኖርብኛል። ለዚህም ነው ጊዜዬን በአግባቡ ነው የምጠቀመው የምለው። ለዚህ ጥራት ያለው ስራ ማቅረብ እችላለሁኝ።

አዎ ሙቀት የሆነ የአየር ሁኔታ ብዙም አይስማማኝም። ነገር ግን በጣም ያልቀዘቀዘ የአየር ሁኔታ ቢኖር ይመቸኛል። ስለዚህ ከሙቀት ጋር ስናነጻጽረው ቀዝቃዛ ቦታ ነው የምመርጠው ማለት እችላለሁኝ። ነገር ግን በጣም ቀዝቃዛም ደግሞ መሆን የለበትም የጤናም ጉዳት ስለሚኖረው ማለት ነው።

የአከባቢያችን ገበያ ብዙም የሚወደድ ነገር አይደለም ደህና ነው ማለት እችላለሁኝ። ምክንያቱም ተመጣጣኝ የሆነ ነገር በገበያ ማግኘት ትችላለህ። ያን ያህል ውድ የሆኑ ንብረቶች የሚቀርቡበት አካባቢ አይደለም። የመጣጠኑ የእንስሳትም ይሁን ሌሎች ለገበያ የሚቀርቡ ነገሮች የተመጣጠነ ነው ብለን የምንወስደው አካባቢ ነው።

አዎ በአካባቢያችን ብዙ ድልድዮች አሉ በከተማ ላይ የከተማ ድልድዮች አሉ ማለት ነው። እነዚህ የከተማ ድልድዮች የትራፊክ ሁኔታውን እንዲሳለጥ አድርገውታል። ምክንያቱ ከላይና ከታች ስለሚሄዱ የመኪኖችን በተቻለ መጠን ፍጥነት እንዲኖረው አድርገዋል ማለት ይቻላል። ለከተማው ውበት የሰጠው ይመስለኛል።

አዎ ሰዎችን በአይኔ እመለከታለሁ። ምክንያቱም በተለይ የማውቃቸው ሰዎች ከሆኑ ዝም ብዬ አላልፋቸውም። የት እንደማውቀው ለማጣራት ጥረት አደርጋለሁ። ከዚህ ውጪም የማውቀው ሰው ሳገኝ በአይን መመልከት እችላለሁኝ። እመለከታቸዋለሁኝ ማለት ነው።

አዎ ነገሮችን በስርዓት አስቀምጣለሁ እ ምክንያቱም የተዝረከረከ ነገር ደስ አይለኝም። ነገሮች በስራዓታቸው በቦታቸው ሲቀመጡ ነው። ስራ እንድሰራ የሚያተጋኝ ካልሆነ ግን በጣም የተዝረከረከ ነገር ሳይ የስራ ሞራሌም ይጎዳል ማለት ነው። እና እኔ እራሴም ነገሮች በስርዓት ማስቀመጥ ነው ምወደው።

በብዛት ዜና የማገኘው ከማህበራዊ ሚዲያ ነው። ምክንያቱም ማህበራዊ ሚዲያ የማይለቀቅ የዜና አይነት አለ ብዬ አላምንም። ስለዚህ አዳዲስ ዜናዎች የማገኘው ከተለያዩ የማህበራዊ ሚዲያ ደህረ ገጾች ነው።

ከሶስት ሰዓት እስከ አምስት ሰዓት ያለው ሰዓት በጣም እ ንቁ ሆኜ እ ስራዬን የምፈጽምበት ስለሆነ በጣም ነው የምወደው። ምክንያቱም እ አርፌ አድሬ ጠዋት። ከሶስት ሰዓት እስከ አምስት ሰዓት ባለው ንቁ በሆነ ሁኔታና አዲስ በሆነ ጉልበት ስራ የምፈጽምበት ነው።

የጫማ ቁጥሬ አርባ ሁለት ነው። ለዚህ የማደርገው ጫማ አርባ ሁለት ነው። አርባ አንድም ሊበቃኝ ይችላል ነገር ግን። ጥሩ የሆነ ስሜት እንዲሰማኝና ዘና ብዬ እንድረጥ አርባ ሁለት ባደርግ የተሻለ ነው ብዬ አስባለሁ። ለዚህ እኔ የማደርገው አርባ ሁለት ቁጥር ጫማ ነው።

አዎ ከጎረቤቶቼ ጋር ጥሩ ጥሩ የሆነ ግንኙነት ነው ያለኝ። ተከባብረንና በመደጋገፍ ላይ የተመሰረተ ግንኙነት ነው ያለን። ስለዚህ ጎረቤቶቼ በጣም እወዳቿዋለው። እነሱም እንዲሁ በሁሉም ነገር የጎረቤት ግዴታቸው እየተዋጡ ነው የሚኖሩት ስለዚህ ጎረቤቶቼ እወዳቸዋለሁ።

የምጠቀመው አንድ ብርድልብስ ነው ለራሴ ማለት ነው። ስለዚህ ከአንሶላጋ አንድ ብርድልብስ በቂ ነው። ከዛ በላይ ከደራረብኩ ግን ሊጨንቀኝ ይችላል። ስለዚህ መጨናነቅ በእንቅልፍ ላይ መጨናነቅ ደግሞ ጥሩ አይደለም። ምክንያቱ በእንቅልፍ ላይ ሆነን መጨናነቅ ካለ እንቅልፍም በአግባቡ ላንተኛ እንችላለን።

አዎ መብረቅ እፈራለው ምክንያቱም መብረቅ አስደንጋጭ ነገር ነው። እንዲሁም ሳታስበው የሚሆን ነገር በመሆኑ መብረቅ ያስደነግጣል። ለዚህ እንደኔም መብረቅ ጊዜያዊም ቢሆን ድንጋጤ ይፈጥርልኛል። ምክንያቱም የት እንደሚወድቅም አታውቀው?

አዎ እሳት ማንደድ እችላለሁ ምክንያቱም በልጅነቴም ጀምሮ እናቴን የማግዛት እሳት በማንደድና በማቀራረብ ነው እንዲሁም ትልቅ ከሆንኩ በኋላም ራሴ ለአንዳንድ ነገሮች እሳት ማያያዝ እና ማንደድ እችላለሁኝ።

በቀን ሁለት ወይም ሶስት ከዛ በላይ አይበልጥም። የምልክበትላቸው ሰዎች የተወሰኑ ስለሆኑ ለነዚህ ሰዎች የምልከው ኢሜል በቀን ከሁለት ወይስ ሶስት የማይበልጥ ነው። ስለዚህ የኢሜል እንቅስቃሴ ወይ የኢሜል ያለኝ እንትን ውስን ነው ማለት ነው።

በመስመር ላይ አልማርም። በመስመር ላይ መማር ጥሩ ነገር ቢኖረውም እንደኔ ግን በመስመር ላይ እሚማር አይደለሁም። ምክንያቱም መስመር ላይ ለመማር ብዙ ነገሮችን ማሞላት ያለብኝ ይመስለኛል። ብዙ በመስመር ላይ እንደመሆኑ የሚረዱኝ እንደ ኮምፒውተር እና ሌሎች ያሉ ቁሳቁሶች ማሟላት ይጠበቅብኛል።

የምወደው መክሰስ ቂጣ ነው። ቂጣ በወተት ወይ በማር ነገር ቢቀርብልኝ ደስ ይለኛል። ምክንያቱም በጣም ደክሞህ መጥተህ ቂጣ ስትበላ የተሻለ ጥንካሬና ሀይል ታገኛለህ እንደኔም ሁል ጊዜ የምወደው ይሄንን ነው።

የምወደው ፍራፍሬ ሙዝ ነው። ሙዝ የትም ቦታ ስለሚገኝም እንዲሁም ስጠቀመው ወይም ስበላው የሆነ ደስታ የሚሰማኝ ነገር አለ። ሀይልም ይሰማኛል። ስለዚህ እኔ ሁል ጊዜ የምጠቀመው ሙዝ ነው። ሲደክመኝ ምን ሌላ የድብርት አይነት ሲሰማኝ ሙዝ እጠቀማለሁ።

አዲስ አመት የማክብረው ብዙ ጊዜ ከቤተሰቦቼ ጋር ሆኜ ነው። አዲስ አመት እንደመሆኑም አዲስ ተስፋ አዲስ እቅድ የምታቅድበት ስለሆነ ከቤተሰቦቼ ጋር ደስ በሚል ሁኔታ ነው የማከብረው። ለዚህም የአዲስ አመት ሁሌ ተሰባስበን ነው የምናሳልፈው።

አዎ አስተያየት መቀበል እወዳለሁ ምክንያቱም አስተያየት የተሻለ ስራ እንዲሰራኝ እንድሰራ ይረዳኛል። ብዙ ሰው አስተያየት በጎ እንድሰራ የሚያነሳሳህ ነገር ነው። ምክንያቱም ጉድለቶችን እንድታርም ሰዎች በሚያዩት አይን አስተያየት ሊሰጡህ ይችላሉ። እነዚህ የደስታት ደግሞ መቀበል ግድ ነው የሚሆነው ማለት ነው።

ብዙ ጊዜ ጭንቀት ሲሰማኝ ራሴን ማሳረፍ ወይ ደግሞ መተኛት ነው የምመርጠው። ምክንያቱ እንቅልፍ ስተኛ ወይ ደግሞ እረፍት ሳረግ የነበረ ጭንቅ ይለቀኛል። ብዙ ጊዜ እ ራሴን የመጨናነቅ ሁኔታውን ካሉ እረፍት እንድወስድ ነው የምመርጠው።

አዎ አውቀዋለሁኝ የመንገዴ ስም አዳማ አዲስ አበባ መንገድ ይባላል ይህ መንገድ በቅርብ የተሰራ መንገድ ሲሆን በጣም የምቹ ለትራፊክ ክፍት የሆነ ሰፊ መንገድ ነው። እንዲሁም ሁሉ አማራጭ የተደረጉለት የተሟሉለት በመሆኑ በጣም በዛ ለመንዳት የሚመች መንገድ ነው።

አዎ እንደየአስፈላጊነቱ የስራ ግምገማ አደርጋለሁ። ምክንያቱም የስራ ግምገማ ካላደረኩኝ ለሚቀጥለው ስራዬ ጥሩ አይሆንም። ነገር ግን ያለውን ስራዬ። በደካማ ጎንም በጠንካራ ጎንም ከተገመገመና አስተያየት ከተቀበልኩኝ በኋላ ለሚቀጥለው የተሻለ ስራ መስራት እችላለሁ። ብዬ አምናለሁ

አዎ። ብዙ ሰነድ ሰነዶችን አዘጋጃለሁ። ምክንያቱም ስራዬ መረጃዎችን የማስቀመጥ ስራ ስለሆነ ለዛ የሚቅም እና የሚመች ብዙ መዝገቦች ወይ ሰነዶችን አስቀምጣለሁኝ። ስለዚህ ስራዬም ከዚህ ጋር የተያያዘ ስለሆነ ማለት ነው።

ብዙ ጊዜ ምተኛው ከአራት ሰዓት እስከ አምስት ሰዓት ባለው ሰዓት ነው። ነገር ግን አንዳንዴ ላመሽ እችላለሁኝ። በተለይ በጣም አስፈላጊ ስራዎች ሲኖሩኝ ወይ ስ ስራዎች ሲኖሩኝ። እስከ ስድስት ሰዓት እና ስድስት ተኩል ላመሽ እችላለሁኝ። ይሄ ግን ሁልጊዜ ነገ ማረገው ነገር አይደለም።

አዎ። እንደየሁኔታው የተበላሸበት ሁኔታ ሚወስነው እንኳን ቢሆንም ነገር ግን ተበላሽቶ የነበረ ነገር አስተካክለው ወደ ጥቅም የማዋል እችላለሁኝ እንዲውል ማድረግ እችላለሁኝ። ስለዚህ የተበላሸ ነገር ሁሉ ይጣላል ማለት አይደለም ወይ ደግሞ ጥቅም የለውም ማለት አይደለም። የተበላሸ ነገር አስተካክዬ ወደ ትክክለኛ ነገርና ወደ ጥቅም የሚዉሉበትን መንገድ እፈልጋለሁኝ።

እቤት ውስጥ ነው ሚመቸኝ ውጪ ከመሄድ ይልቅ ቤት ውስጥ ሆኜ ብዙ ስራዎችን ማካናወን እንችላለን ነገር ግን ወደ ውጭ ከወጣሁኝ በጣም አስፈላጊ ነገር ከሌለ በስተቀር ብዙም ለስራ ወደ ውጭ አልወጣም። ሁልጊዜ ስራየን ምሠራው እቤት ውስጥ ሁኘ ነው ስለዚህ አብዛኛው ስራ የማከናውነው ቤት ውስጥ ስለሆነ ብዙ መውጣት አልወድም።

አዎ መዋኘት እችላለሁ ነገር ግን በጣም ዋናተኛ ነኝ ማለት ግን አይደለም። እንደ ተወሰነ የመዋኘት ችሎታ ግን አለኝ። ስለዚህ ጎርፍ ቢመጣ የምወስደኝ ሰው አይደለሁም። ዋኝቼ መሻገርና ሌሎችንም ማገዝ የሚችል ሰው ነኝ።

የቅርብ ጓደኛዬ በጣም የዋህና ለሰዎችም የሚያግዝ ሰው ነው። ምክንያቱም የቅርብ ጓደኛዬ ያልኩት በጣም ከእኔ ጋርም ያለው ቅርበት በጣም የጠበቀ በመሆኑ ነው። ከእኔ ጋር ያለን ግንኙነትን የረጅም ጊዜ ነው። በዚህ ላይም ተሳስበንና ተጋግዘን ነው።

አወ ፀሀይ ስትጠልቅ መመልከት እወዳለሁ። እኔ ፀሀይ ስትጠልቅ ደስ የሚል ነገርና ትዝታ የሚፈጥር ነገር አላት። የሆነ የምታሳዝንም ነገርም ትመስላለች። ፀሀይ ስትጠልቅ ያ የሚያቃጥል ብርሃኗም ይጠፋል። በዛን ሰዓት በደንብ መመልከትና መታዘብ ትችላለህ

ማታ ከስራ በኋላ ብዙ ጊዜ አረፍ እላለሁ ካረፍኩኝ በኋላም አንዳንድ በማህበራው ሚዲያ የተለቀቁና ያሉ ነገሮችን አያለሁ ከዛም በተወሰነ ለስራ የሚጠቅመኝ ነገርም ካሉ እዛ እሳተፋለሁ። የምልከውም ነገር ካለም እልካለሁኝ ማለት ነው ስለዚህ ከስራ በኋላ ያሉኝ ስራዎች እነዚህ ናቸው። እራቴን በልቼም ልተኛ እችላለሁኝ ከዛ በኋላ

አዎ በክረምት ጊዜ የዝናብ ውሃ እሰበስባለሁ። የዝናብ ውሃ ለአንዳንድ የቤት ጽዳቶችና ለሽንት ቤት የሚደፋ ያገለግላል። ስለዚህ የዝናብ ለልብስም ማጠቢያ ጥሩ ነው ብዬ እወስዳለሁ። ስለዚህ የዝናብ ውሃ እሰበስባለሁ።

በቀን አንዴ ልሞላው እችላለሁኝ። ምክንያቱ ቀን ስጠቀመው ያዋልኩት ስልኬ ማታ አካባቢ ነው የምሞላው። ከዛ በኋላ ማታ የሞላሁት ቀኑ ሁሉ አውሎኝ። ማታ አካባቢ ሲያልቅ ደግሞ እንደገና ማታ እሞላዋለሁኝ ማለት ነው። ስለዚህ በቀን አንዴ ነው ማለት ይቻላል።

የምወደው ሙዚቃ ለስለስ ያለና የቆዩ ሙዚቃዎችን ይመቹኛል። ይሄ በጣም ፍጥነት ያለው ሙዚቃ ብዙም አይመቸኝም። ነገር ግን ለስለስ ያሉ የቆዩ የትዝታ ሙዚቃዎች አዳምጣለሁኝ። በተለይ ተኝተህ የሚደመጡ ሙዚቆች ይመቹኛል ምክንያቱም ሀሳብህ ወደ ኃላ ወደ ልጅነትህ ወስደው ያዝናኑሀል።

ልብስ በእጄ አላጥብም ልብስ መጠበያ ማሽን አለኝ በአሁን ሰዓት በእጄ የሚያጥብ ሰው የለውም ማለት ይቻላል። በተለይ ከተማ የሚኖር ሰው ማሽን ያለው ነው። ማሽን ደግሞ በእጄን የምትፈጀው ሰዓት ያስቀርልሃል። ስለዚህ በማሽን ማጠብ የተሻለ ነው ብዬ እወስዳለሁ።

አዎ በቡድን መስራት እወዳለሁ። ምክንያቱም ስራዎቼ አብዛኞቹ በቡድን የሚሰሩ ስራዎች ናቸው። ከእኔ ጋር የሚሰሩ ቡድኖችም አሉኝ። በቡድን ስንሰራ በጣም ተግባባተን ነው የምንሰራው። ምክንያቱም የቡድን ስራ ማለት አንዱ ያልገባው በአንዱ ተደጋግፎ ወይ ደግሞ እንደ አንድ ሆነው የሚሰሩት ስራ ነው ማለት ነው። ስለዚህ እንደኔም በቡድን መስራት አምናለሁ እወዳለሁ።

በእንደዚህ አይነት ስራ ትንሽ ቆይቻለሁ። ተመሳሳይ ቢሆንም በተለያየ ዘርፉ በቋቋ ስራ ላይ ቆይቻለሁ። ነገር ግን ይሄ አሁን የምሰራው ስራ ግን አጭር ጊዜ ያደረገ ነው። ያን ያህል ብዙ ጊዜ ያስቆጠረ አይደለም። ስለዚህ ለአጭር ጊዜ ነው እየሰራሁ ያለ ማለት እችላለሁ።

አዎ ለስራ የማይጥምና ውጤታማ የሌለው ከሆነ ላስተካክለው እችላለሁኝ። ምክንያቱም የተደረገለት ገደብ ስራውን የሚጎዳው ከሆነና መስሎ ከታየኝ ወይም ወይም ሀላፊነቴ የሚፈቅድልኝ ከሆነ። ላስተካክለው እችላለሁኝ።

የመጠጥ ውሃ ከቧንቦ ነው ማገኘው ነገር ግን ከቧንባ ወዲያው እንደመጣ አልጠጣውም። በማጣሪያ ተጠቅሜ ካጣራሁት በኋላ ነው ለመጠጥ የምጠቀመው። ይሄም ለጤናዬ ተስማሚና ምቹ ሁኔታ ይፈጥራል ማለት ነው። ካልሆነ ግን ከቧንባ የወጣ ውሃ መጠጣት ሌላ ሽግር ሊያጋጥም ሊያጋልጥ ይችላል። ይሄ ማንም ሰው ባያደርገውና ባይጠቀም እመክራለሁ።

ቤቴ በቀን ሁለት ጊዜ ላጸዳው እችላለሁኝ ምክንያቱም ጠዋት ካጸዳሁት በኋላ ወደ ከሰአት በኋላ ደግሞ የቆሸሸ ነገር መስሎ ከታየኝ ላጸዳው እችላለሁኝ ነገር ግን ማጽዳት ሲባል ከላይ ያለው አንዳንድ ነገሮችን ነው ማነሳው በተለይ ከሰአት በኋላ ማለት ነው። ጠዋት ግን በደንብ ወልውዬ ላጸዳው እችላለሁ።

ጠዋት በስራ ላይ የማደርገው መጀመሪያ ያደሩት ነገሮች ካሉ ቼክ ማድረግ ነው። እነሱን ካስተካከልኩ እና ካየሁኝ በኋላ ሌላ መልእክት የደረሰ መልእክት ካለ እነሱን ቼክ አደርጋለሁኝ ማለት ነው። ከዛ በኋላ የቀኑ ስራ አስተካክላለሁኝ። ስራዬም መጀመር እችላለሁኝ ማለት ነው። የትላንት ሳያልቅ ግን የዛሬ ስራ አልጨርስም። የትላንት ያደረ ነገር ካለ በፍጥነት እሱን ጨርሼ ለዛሬው ስራ ንቁ ሆኜ እና በትጋት መስራት እችላለሁኝ ብዬም አስባለሁኝ። ስለዚህ ጠዋት የምሰራው ስራ ይሄ ነው።

አዎ ሙዚየም ይወድ እወዳለሁ ምክንያቱ ያለፈው ታሪክ የሚገኝበት ሙዚየም ላይ ነው። መጽሐፍቶችም ይሁኑ ሌላ ቁሳቁሶች ወይም ደግሞ መጠቀሚያ የነበሩ ባለፈው ታሪክ ባለፈው ጊዜ የነበሩት መጠቀሚያ አልባሳት እና ታሪካዊ ነገሮች የሚገኝበት እዛው ነው። ስለዚህ እዛ ሄጄ በማየት ያለፈውን ታሪክ መረዳት እችላለሁ ብዬ አስባለሁ። እንደኔም መሄድ እወዳለሁኝ።

አዎ መግባቢያ እስከሆነ ድረስ በድን ቋንቋም አምናለሁ ምክንያቱም ሰዎች መልእክታቸው ማስተላለፍ ይችላሉ። ልንረዳቸውም እንችላለን በተለይ ስልጠና ከወሰድን በድን ቋንቋም መረዳትና ማንበብ እንችላለን። እንዲሁም ሀሳባችንን ማስተላለፍ እና መረዳት እንችላለን ማለት ነው

እምወደው ዳቦ ወድፎ ዳቦ ነው። የሚገርመው ድፎ ዳቦ በጣም የሚጥም ጣም አለው። ልዩ የሆነ ሽታም አለው። በቤት ውስጥ የሚዘጋጅ ሲሆን የተለያዩ እንዲጣፍጥ የሚያደርጉት ነገሮችም ይጨመሩበታል። የድፎ ዳቦ በጣም ይመቸኛል እወደዋለሁኝ ማለት ነው።

የቀረ ምግብ አልበላም። ምክኒያቱም የቀረ ምግብ ማለት ለልጅ ተመግበው የተረፈ ምግብ ማለት ነው። ያ ደግሞ ንኪኪ ስለሚኖረው ለጤና ተስማሚ አይደለም። ስለዚህ የቀረ ምግብ ለጤና ጉዳት ሊኖረው ስለሚችል እኔም አልጠቀምም።

ጨው ብዙ አልወድም። ጨው ለጤናም ጥሩ ነው ብዬ አላምንም። በተመጠነ መልኩ ነው የምጠቀመው ማለት ነው። ስለዚህ ለኩላሊቲ ችግርም ሊያጋልጥ ይችላል ብዬ አስባለሁ። ማንኛውም ሰው ጨው በብዛት ባይጠቀም እመክራለሁ። በብዙ ጮህ መጠቀም ማለት ለጤና ጉዳት ሊደርስ ይችላል። ለዚህ እኔም የተመጠነ ጨው ነው የምጠቀመው። ለዚህም በጤናዬ የሚደርስብኝ ነገር የለም። ጥሩ የሆነ የጠና ስሜት